አዎ የግድ ነው። በሰአቱ ካልደረስኩ ብዙ ነገር ሊበላሽ ስለሚችል። ወደ ስራ በሰአቱ ነው ምደርሰው። ሁሌም በጧት ተነስቼ በተቻለ መጠን በጧት ለመነሳት እሞክራለሁ። የጧት ሰው ባልሆንም እና በስራ ሰዓት በ ሰዓት መድረስ እሞክራለው። እደርሳለሁ አወ እደርሳለው።

ኢትዮጵያ ካሏት ብዙ ባህላዊ ምግቦች ውስጥ የምወደው ብዙ ነው ያው ግን ከምንም በላይ በጣም የምወደው ጥሬ ስጋና ክትፎ በጣም ከሚያስደስቱኝ የምግብ አይነት ነው በጣም የምወደው ሁሌም ባገኛቸው የምደሰትባቸው ነው ከምን በላይ ክትፎ ነው።

በሚገባ አዎ በጣም ማብሰል እወዳለሁ። የትኛው ነው? ማየት ግን ማብሰል እወዳለሁ እንዴም ሳበስል ያዝናናኛል። እናም እንደማብሰል የምወደው ነገር የለም። ማብሰል እችላለሁ አዎ ስለዚህ በጣም ማብሰል እችላለሁ። በደምብ

በተሻለኝ መጠን ሽማግሌዎችን እንደ ባህላችን መጠን በየትኛውም አጋጣሚ በቤት ውስጥ ከሆነ ለእነሱ በመታዘዝ የእነሱን ምክር በመስማት የእነሱን ቁጣ በመስማት ቅድሚያ ለነሱ ቦታ በመስጠት የሚያንስ የሚፈልጉትን ነገር ከፍ ላይ ፊታቸው በማቅረብ እነሱን በመስማት አከብራለሁ። በዚህ መንገድ አከብራለሁ።

አዎ ስንደል ጫማ አዎ ብዙን ጊዜ በበረሃ አከባቢ ስኖር ስለነበረ በጣም ቀለል የሚለኝ የጫማዎች ውስጥ እሱ ነው አንዱ ነው እና ሰንደል ጫማ በጣም ምወደው ስለሆነ እለብሳለው። ካገኘሁት ምንግዜም እለብሳለው። እንደ ሁኔታ እለብሳለው።